ምን አዲስ ነገር መማር ትፈልጋለህ? እኔ ትምህርቴን የጨረስኩት በ ከኮምፒውተር ጋር የተያያዙ ነገሮች አይሲቲ በአይሲቲ ነው። ትምህርቴን የጨረስኩት እና ከበሱ ስራም እየሰራሁበት ስላልሆነ አዲስ ነገር ብማር ደስ ይለኛል። ብዬ ሁልጊዜ የማስበው ነገር ከውበት ጋር የተያያዙ ነገሮች የሱን ስልጠና ብወስድ ደስ ይለኛል የፀጉር ስራ ሊሆን ይችላል። የሴቶች የውበት ሳሎን የሆነ ነገር ለራሴም ወደፊት እንዲኖረኝ የምፈልገው እሱን ስለሆነ። ሜካፕ ጥፍር አንድ ላይ ፀጉር እነዚህን የያዙ ነገሮች መክፈት ስለሚጀምር እሱን እንደ ከትምህርት ከጨረስኩበት ሌላ እሱን አዲስ ነገር ብማር ደስ ይለኛል። እና አሁን ላይ ብዙም ሰው የሚጠቀመው ያለ ሜካፕ አይወጣም እንደዚ ጥፍር ሳያደርግ አይወጣም። የ ሁሉም በሚባል ደረጃ በቃ ተስተካክሎ ውበቱን ጠብቆ ሴቶች አሁን አሁን ላይ ያለ ሜካፕ የሚንቀሳቀሱ አይደሉም። እና በሜካፕ ብማር ሌላ ለየት ያለ ነገር እንኳን ይሄንን ብማር ብዬ አስቤም አላውቅም። እኔ የማስበው እሱን እንደዚህ የትኛውም ቦታ ሰፈር ላይም ሊሆን ይችላል ወይ መሃል ከተማ ላይ የሆነ ቦታ ላይ እቺን ሱቅ ብከፍት ትርፋማም ሊያደርገኝ ይችላል ብዬ አስባለሁ። እንደገና ጎኑ ለጎንም ስልጣና ለመውሰድ እያሰብኩኝ ነው። ከስራዬ ጎን ለጎን ብዙም ጊዜ ብዙም ጊዜ አይፈጅም። አሁን እሱን ብማር አዲስ ነገር እሱን አዲስ ነገር ብማር ሶስት ወር ቢፈጅ ነው ሶስት ወር ወይ ስድስት ወር በደንብ እስከቻልኩት ድረስ ነው። እኔ ደግሞ አጠቃላይ ስለሆነ ከፀጉር ጀምሮ ሜካፕ ሊሆን ይችላል ወይ ጥፈር ከ ኦምብሬም አለ አይላሽ እነሱን አጠቃላይ እየያዙት ስድስት ወር ይመስለኛል ስድስት ወር ነው። ሊሚቱ ከሶስት እስከ ስድስት ወር ነው። እስከ እኔ ከብዛትም ከእንትንም ሊሆን ይችላል። እና ከ አዲስ ነገር ይሆናል ብዬ የማስበው እሱን እሱን ነው። እና ደግሞ የራሴ የሆነ ኮፒ ቤት እሱ በተማርኩበት ነው አዲስ ነገር ሊሆን አይችልም። ግን ያው ኮፒ ማሽን ቢኖረኝና እሱን ብከፍት ብዬ የማስበው ነው። ሌላ ደግሞ ወይ ደግሞ የወንዶች ፀጉር ቤት እሱም አሁን አዋጭ አዋጭ የሆነ ሳይሆን ከትምህርት ወጣ ባለ በሙያ ነገር በሙያ ነገር ነው። እኔ መማር የምፈልገው በትምህርቱም ሄጄበታል ያን ያህል ትርፋማ ሆኖ ስላላገኘሁት ወይ የፀጉር ቤቶች ሊሆን ይችላል ወይ ሜካፕ ጥፈር እንዳልኩት በኦምብሬም ሰልጥነን ሊሆን ይችላል ሳዕል ላይ ብዙም ስላልሆንኩ እሱን ያን ያህል እውቀቱ ይኖረኛል ብዬ አላስብም። ሶ እንደ አጠቃላይ ግን ፀጉር ቤት ፀጉር ቤት እንደዚህ ቤት ውስጥ እህቶቼ ምናምን ሰርቼ እውቃለሁ እንዴ ሰፈር ልጆችም ልምዱ አለኝ ብዬ አስባለሁ አሁን አንዳንዴ መክሊታችንን ሳናቅ የሆነ ነገር እናደርግና ግን ደግሞ ቆይቶ ቆይቶ ይገባናል ወይኔ እኔ እኮ ለዚህ ነበር የተፈጠርኩት የምንለው አይነት ነገር ነው። እና እኔም አሁን መክሊቴ ነው ብዬ የማስበው ያው ፀጉሩ ፀጉር ማስተካከል ላይ ጎበዝ ነኝ። እንደዚሁ ከእሱ ጎን ደግሞ ሜካፕ ወይ ጥፍር መለጠፍ ሊሆን ይችላል ሜካፕ ማስተካከል እሱን እሱን ደግሞ ከጎን ለጎን አዲስ ነገር ከተማርኩት ወጣ ያለ ነገር እሱን መሞከር እፈልጋለሁ። እሱን ተምሬ ከስልጠና በኋላ ደግሞ የራሴ እንዲሆን ስለምፈልግ አሁን የራሳችን የሆነ ነገር እንዲኖረን ብዙ ጊዜ እንመኛለን ቅጥረኛ መሆን አንፈልግም። በተማርንበት አብዛኛው ጊዜ በቅጥር ሊመጣ ይችላል። ስራ ከሱ ባለፈ ወደ ከሱ ባለፈ ወደ በሚኖረን ሰዓት በሚኖረን ትርፍ ሰዓት በ የተለያዩ ሙያዎችን በመማር ትርፋማ መሆን እንችላለን። እንደዚህ ካልሆነ የራሳችን የሆነ ነገር አይኖረንም። የራሳችን የሆነ ነገር ለመጀመርም ከባድ ነው። አዳዲስ ነገሮችን በየጊዜው ይመጣሉ እነሱን ልክ ከዘመኑ ጋር አዲስ ነገር በመጣ ቁጥር እኛም አዲስ ነው መሆን ያለብን እና እኔ ከ ሁል ጊዜ የማስበው ነው ከጎን ከትምህርቴ ጎን የሆነ ስራ ብሰራ ወይ ደግሞ ይሄንን ብሰለጥን ይሄንን ብማር ሁሌ ነው የምለውና ይሄንን ብማር ደስ ይለኛል። የትርፋማ እሆናለሁኝ ብዬ የማስብበት ስለሆነ ይሄን ስራ መስራት እፈልጋለሁ። ከሜካፑም አልፎ ጥፍር ጥፍር በ የሴቶች

አቧራ ችግር ይፈጥርብሃል አዎ አቧራ የተለያዩ ችግሮችን ይፈጥራል። ንፋስ በሚነሳበት ሰዓት ሊሆን ይችላል ወይ ደግሞ በአጠገባችን በእግራችን በምንራመድ በምንራመድበት ሰዓት። በአጠገባች በአጠገባችን ወይ መኪና ሊሆን ይችላል ወይ ተንቀሳቃሽ ብስክሌቶች ሞተሮች በሚሄዱ ሰዓት አዋራ ያስነሳሉ። እና ያአዋራ የአፍ መሸፈኛ ጭምብሉን ወይ ደግሞ ማክስ ካላደረግን ቀጥታ ወደ መተንፈሻ አካላችን ስለሚሄዱ ቀጥታ ወደ ባክቴሪያ ነው ሚቀየሩት እና ያባክቴሪያ ደግሞ ለተለያዩ በሽታዎች ያጋልጠናል። ጉንፋን ሊሆን ይችላል ወይ ደግሞ ከዛ ጋር ተያይዞ ሚመጡ ሳይነስ ሳይነስ ያስይዘናል። እና ለመተንፈስም ማታ ላይ ተኝተን ለመተንፈስም በጣም እንቸገራለን። የ ጉንፋን ሁላ የሚመጣው ከአቧራ ነው ብዬ አስባለሁ። አቧራ በሚነሳ ሰዓት ከቻልን የአፍ መሸፈኛ ጭንብል ማድረግ አለብን። እንጂ አቧራ ትልቅ የሚባለውን በሽታ አሁን ጉንፋን በጣም እኔ አሁን ጉንፋን ሲይዘኝ። በጣም ነው የማካብደው በጣም የሚያመኝ። ትልቅ በሽታ ነው የያዘኝ ይመስለኛል። ግን ጉንፋን በጣም ትልቅ በሽታ ነው። እና አቧራ በሚገባ ሰዓት ባክቴሪያ ደረታችን ላይ ባክቴሪያዎች ናቸው ከአቧራው ጋር ተያያዘው አብሮ የሚገቡት። ባክቴሪያዎች ናቸው እነዛ ባክቴሪያዎች ወደ ተለያዩ በሽታዎች ሊቀየሩ ይችላሉ። ወደ ቲቪ ወደ ሳምባ የሳምባ ይሄ የመተንፈሻችን አካል ሊጎዱት ይችላሉ። በጣም ብዙ ከዛ ጋር ተያያዘ የሚመጡ የተለያዩ በሽታዎችን ሊያስነሳብን ይችላል። በአቧራ ውስጥ የተለያዩ ባክቴሪያዎች እንደዚህ አሁን አክታ ሰው ጉንፋኑን ጉንፋን ይዞት አስሎ የሚተፋው አክታ እንደገና ደርቆ ነው በንፋስ በዛው እዛው መሬቱ ላይ ደርቆ አቧራ ሲነሳ አብሮ ተነስቶ ሊሆን ይችላል። ወደ እኛ ወደምንስበው አየር በዛ መንገድ ሊገባ ይችላል እና ያ በዛ በዛ የተለያዩ በሽታዎችን ያሲዝብን እያሲዘናል። ከዛም አልፎ ጉንፋን ቶል ተሎ የሚይዘን የላተነፋፈሳችን ደግሞ በቃ በስርዓት መተንፈስ አንችልም። እና ከ ያንን ደግሞ የምንከላከለው የአፋችንን በመሸፈን አቧራ ቶሎ አስበንበት ላይነሳ ይችላል ወይ በንፋስ መንገድ መልክ ሊሆን ይችላል። ወይ ደግሞ በአጠገባችን መኪናም ሲያልፍ ከዛ መሸሽ እኔ አብዛኛው ሰዓት እንደዛ ነው የማደርገው። ማክስ እንኳን ባላደርግ በለበስኩት ቲሸርት አፌን እንትን እለዋለሁ ምናምን አቧራ ከገባብኝ የማውራት ድምፄ የራሱ ድምጽ ይዘጋል። ለመተንፈስ እንቸገራለን ትንፋሽ የመቆራረጥ አይነት ባህሪ አለው። እና ከእሱ ጋር በተያያዘ በተያያዘ የተለያዩ በሽታዎችን ያስነሳብናል። ከጉንፋን ጀምሮ ሳይነሰ ሳይነስ አሁን ልክ አቧራም ሊሆን ይችላል። እሱም በሽታም ነው አንድም ሽታም አለበት። ግን አቧራ እንደዚህ ተነስቶ በሚቦንበት ሰዓት ያፍነናል። ከዛም ለመተንፈስ እንቸገራለን ለማውራት እንቸገራለን የተለያዩ ነገሮችን በአቧራ መልኩ የተለያዩ በሽታዎችን እያስተናገድን ነው። እንደውም አዋራ በእንትን መጠቀም አለብን ብዬ ነው እንትን ምለው የአፍ መሸፈኛ መጠቀም አለብን። እንዲሁም የ በ በምንተኛበት ሰዓት ደግሞ በስርዓት እንትን መተጣጠብ እንደገና ለእግርም ጥሩ አይደለም ለመተንፈሻም ለምን ሳይሆን ሰውነት ያቆሽሻል። አቧራው በሚነሳ ሰዓት ፀጉራችን ላይ ሊሆን ይችላል ወይ ደግሞ እግራችን በጣም ነው የሚያቆሽሸን ገብተን ቶሎ መታጠብ አለብን። ፀጉራችን ደግሞ ወዲያው ነው አቧራ በሚነሳበት ሰዓት ወዲያው ነው ቆሻሻ የሚሆነው። እና በምንታጠብ ሰዓት ጭቃ ጭቃ ነው የሚወጣው። በቃ አቧራው እንትን ብሎ ቶሎ ካልታጠብነው በ ምንታጠብ ሰዓት ቆይተን ከታጠብነው ለፀጉራችንም ለቆዳው ጥሩ አይደለም። አዎ አቧራው እዛ ላይ ቆይቶ ጭቃ ነው እየሰራ የሚሄደው። በዛ ላይ ላብ ሊኖር ይችላል። እና በዛ በዛ መንገድ ቶል ቶሎ ካልታጠብነው አቧራ በጣም ችግር የሚፈጥረው። ከእግር ማቆሸሽም በላይ የጭንቅላት የፀጉራችንን እንደገና ደግሞ ጉንፋን የጉንፋኑ እንዳለ ሆኖ ደረታችን ላይም ባክቴሪያ ባክቴሪያ እንዲይዘን ያደርጋል።